ምን አይነት የሙቀት መጠን ትመርጣለህ? ሞድሬት የሆነ በጣምም ያልሞቀ በጣምም ያልቀዘቀዘ የማንኛውም ሰው ምርጫ በዚህ ልክ ይመስለኛል በጣም ሲሞቅ ሰው የሚይዘው የሚጨብጠው ነው የሚያጣው በነገራችን ላይ። ምን ላይ እንዳለ እንደሞቀ ምንህ ላይ እንዳመመህ ለራሱ ላተረዳ ትችላለህ። ሲቀዘቅዝህ ደግሞ በቃ ከአልጋ ከፍራሽ አትወጣ አትውጣ የሚል ቆፈን ይዞብን ስለሚመጣ። መካከለኛ የሆነ እውቀት ቢሆን የተሻለ ነው። በዚህ በአየር ጉዳይ በአየር ንብረት ጉዳይ በተለይ እንደ ኢትዮጵያ በጣም የታደለ የለም የሌሎች ሀገሮች የሆነ ሰዓት እጅግ በጣም የጦዘ ሙቀት ሊኖር ይችላል ሌላ ጊዜ ደግሞ በመኪና እስኪጠረግ ድረስ በረዶ ሊሆን ይችላል። ኢትዮጵያ ግን በእንደዚህ አይነት አይደለችም የአራት ወር መፈራረቅ አለባት። ከመስከረም ሃያ አምስት እስከ እስከ ህዳር ከህዳር እስከ እስከ መጋቢት መጋቢት ሚያዚያ ግንቦት ሰኔ ከዛ ወርሃ ክረምት የሚባለው ይመጣል እና በአራት ሲዝን የተፈራረቀ ነው። በተለይ ይሄ ክረምቱ ሊያልቅ ሲልና ክረምቱ ሊገባ ሲል ያየዋል ያለው አየር ንብረት። ትንሽ ነፋስ አንዳንዴ እየኖረ ነው እንጂ በጣም ደስ የሚል አየር ንብረት ነው በደንብም አይሞቅም በደንብ አይቀዘቅዝም። በቃ ጥሩ ኔቸር የሚባል አይነት ነው። እና እኔም የምመርጠው እንደዛ አይነት አየር ንብረት ነው። በጣም ከሚሞቅብኝ ግን ቀዝቀዝ ያለ ቢሆን እመርጣለሁኝ።

ቀትር ምንም ምን ትመገባለህ እኔ ምንም ባልመግብ ደስ ይለኛል በነገራችን ላይ ቀትር? ወደ አራት ሰዓት ሶስት ተኩል አራት ሰዓት በልቶ ከዛ ሄድ ብሎ ወደ መክሰስ መሄድ። ቀትር በልቶ መስራት ለራሱ ምንም እሚሰለች ነገር ነው ድካም ድክምክም ነው እሚለው እና የቀትር ምግብ እኔ እንደ እንደ እንደ ግለሰብ የማልወደው አይነት ምግብ ነው። ግን ግዴታ ከሆነ በቃ ወይ ሰዓቱ እንትን አልልልኝ እሚል ከሆነ በጊዜው ያገኘሁትን እመገባለሁ። ሰው የሰው አመጋገብ እንደ ፍላጎቱ እንደ ሰዓቱ ሊል ሊያይ ይችላል። አብዛኛው ግን እኛ ሀገር የተለመደው ባገኙት ሰዓት ያገኙትን መብላት ስለሆነ እኔም ከዛ ውስጥ አንዱ ነኝ። በቀትር ባይቀርብኝ ከምላቸው ነገሮች ቡናና ሻይ። ቀዝቀዝ ያለ ውሃ እነዚህ እነዚህ ነገሮች ባይቀሩብኝ እላለሁ በምግብ ዙሪያ ግን ምንም የትኛውም መሆን ይችላል።

ልዩ ችሎታ እኔ በእውነቱ ልዩ ችሎታዬን እስከአሁን መለየት ያቃተኝ ይመስለኛል። እንደው መላላክ የሆነ ይሆን መሯሯጥ እኔ እንጃ እርግጠኛ አይደለሁም። ልዩ ችሎታየን ግን ብዙ ጊዜ ራሴን እማገኘው ቲም ወርክ ከሆነ መሯሯጥ ላይ። ማህበራዊ ህይወት ሶሺየብል ሆኖ መኖር ላይ እንደዚህ እንደዚህ ነገሮች ላይ ነው እንጂ። ይሄን ያክል ልዩ ችሎታህ ምንድን ነው? አም ኖት ኳይት ሹር ኦን ዛት

የምትወደው ከተማ ኢትዮጵያ ውስጥ ሶስት አራት ከተሞችን በተለይ ፊሊንግ እወዳቸዋለሁ። ለምሳሌ አንደኛ ባህር ዳር ይሄ ከሀይቁ ጋር በተያያዘ ካለው ጥንታዊነት ከክርስትና ጋር ያለው ጥንታዊ ቁርኝት ጋር ከደሴቶች ውስጥ ያለው ህያው ክርስትና ምስክሮች ጽሁፎች ምናምን የብራና ላይ ፅሁፎች ቅርሶች። ሁለተኛ ድሬዳዋ ድሬዳዋ ሞቃት ምንም ሞቃት ብትሆን ሰው የሚወደድ አይነት ሰው ነው። በቃ ምንም አመት መጥላት የማይችሉት አይነት ሰው ከራሱ በላይ ሰውን የሚወድ አይነት ሰው ስላለ ያቺን ከተማ ስለሰዎቿ ብዬ በጣም እወዳታለሁ። ሌላው ደግሞ በጣም እንትን የምትለኝ ከተማ ሀዋሳ ነች። ሀዋሳ ሰይፍ የሆነ አየር ንብረት አላት ያው እንደተለመደው ሀይቋም አለ ጽዳቷ በጣም በደንብ ነው ትሪት የምትደረገው። አራተኛ አዲስ አበባ አዲስ አበባ በጣም ህዝብ ምንም ይሄ ህዝብ ጭንቅ መጨናነቅ ቢኖራትም ያ ህዝብ በራሱ የሆነ ሚራክል የሆነ ህዝብ ነው እዛ ህዝብ መካከል መኖር ትልቅ ነገር ነው። እና የምወዳቸው ከተሞች እነዚህ

እኔ አይስክሬም በእውነቱ ፈጽሞ አልወድም ምን ብዬ እንደምገልጽ አይስክሬም ጣዕም ሁሉ እንዴት እንደሆነ ጣዕም አይሰጠኝም። አንዳንዴ አላ አይደለ የሰው የተሰራበት ህሊና። ሰው ያንኑ ነው የስነልቦናውን ነው የሚመስለው እና አልወድም። ካልክ ላትወድ ትችላለህ። የሚጣፍጠው ሁሉ ለአህያ ማራ አይጥማትም እንደሚባለው በርግጥ እሷ ያ ምግቧ ስላልሆነ ነው። እኔ ግን ይሄ ሆኖም ቢሆን መጀመሪያ አልወደውም ደስ አይለኝም ብዬ ስለማስብ። አይስክሬም አልወድም

እረ ጥላ እንዲህ ፈጽሞ ፀሀይ የምጠላው። በጥላ ውስጥ ቀዝቀዝ ያለ አየር እየተነፈሱ መጓዝን የሚመስል ነገር የት ይገኛልና በእውነቱ ፀሀይ እመርጣለሁ በርግጥ በጣም አስቀያሚ ቅዝቃዜ ውስጥ ከሆነ ፀሀይ ልመርጥ እችላለሁ። ከዛ ውጪ ግን ሞደሬት ቴምፕሬቸርም ቢሆን ጥላ የኔ ምርጫዬ ነው።

በቡድን መስራት እወዳለሁ። በቡድን መስራት ሁለት እንትን አለው ውጤታማምቶ ሊያደርግ ይችላል ፌልም ሊያደርግ ይችላል። የውርርድ ስራ እገሌ ያድርገው እገሌ አያድርገው ውይ እሱማ ያድርገው እኔ ለምን አደርገዋለሁ። የሚባባል ከሆነ የመገፋፋት ስራ ከሆነ እጅግ በጣም አክሳሪ ኪሳራ ነው የሚበልጠው። ጊዜ ንብረት በቃ ዋትኤቨር ሁሉንም ነገር ሊያከስር ይችላል። የቡድን ስራ ውጤታማ የሚሆነው መተሳሰብ አንድ የጋራ ልብ ካለ ነው። በቃ ከእሱ ይልቅ እኔ እሰራዋለሁ አይ አይ ከሱ ይልቅ እኔ እሰራለሁ መባባል ካለ። ከዛ በኋላ ፍቅርን ያጠነክራል። ሰው የቡድን ስራን ቢለምደው የኔ ግለሰባዊ እንትን ነው። ከተነጥሎ ገለልተኝነት ከእንደዚህ አይነት ነገር ይልቅ የቡድን ስራ ውጤታማ ያደርጋል። አንዱ ያቃተውን አንደኛው ይሰራዋል አንደኛው ያቃተውን አንደኛው ይሰራዋል እና መደጋገፍ ስላለ። የቡድን ስራ በጣም ደስ ይላል። እኔም እርካታ የሚሰጠኝ እንደዚህ አይነት ስራ ነው። መድከም የለም ኧረ በቃ ይቺን ጨርሳ ይቺን እናድርጋት እየተባባሉ እየተመካከሩ የሚሆን አይነት ነገር ከሆነ መድከም ስለሌለ። ይሄ ቡድን ስራ እጅግ በጣም ደስ የሚል ነገር ነው